ምን አይነት ልብስ ትወዳለህ? እኔ የምወደው ልብስ ቀለል ያለና ለኔ ምቾት የሚሰጠኝ ልብስ ነው። እምወደው ምክንያቱም አብዛኛው ጊዜ እኔ እንደዚህ የድሮ ልብስ መልበስ ስለምወድ። በጣም ደስ ይለኛል። እናም የተሻለ ስሜት እና የተሻለ ነገር ስለሚሰጠኝ የድሮ ልብስ መልበስ እወዳለሁ እንዲሁም እኔ አዲስ የሚወጣው ልብስ የሚከተል ሰው ስላልሆንኩ። የነበረኝን ልብስ መጠቀም ነው የምፈልገው። እና አብዛኛው ጊዜ እኔ እምወደው እንደ ቀይ ወይም ነጭ አይነት ልብስ ነው በተለይ ከላይ የሚለበስ ከሆነ አብዛኛው ጊዜ ነጭ ነው እምለብሰው። ምክንያቱም እንደ የተለየ ነገር ስለሚሰጠኝ እንዲሁ ጎላ ብዬ እንድታይ ስለሚረዳኝ ከሰዎች መካከል እንዲሁም የተለያዩ ነገሮች እለብሳለሁ እንደተገኘው ነው። ምክንያቱም ባለሁበት ሀገር የፈለከውን መልበስ ብዙ ብር መኖር ስላለበት እኔ ደግሞ በዛውም መካከል ስላልሆንኩ በጣም ብዙ ብር ስለሌለኝ ባለኝ አቅምና ባለኝ ነገር ለመጠቀም እወዳለሁ። እና በየጊዜው እና በየሁኔታው አብዛኛው ጊዜ ልብስ እምገዛው እኔ በአንም በአመት ሁለቴ ወይም በአመት ሶስቴ ስለሆነ እምገዛው ልብስ ግን የሌለኝ ልብስ ብቻ ነው ካለኝ አልገዛውም። ካለኝ መድገም አልፈልግም። እና የምወደው ልብስ በቃ ከሰው ጎላ በዬ እንዲታይ የሚያደርገኝ ልብስ በጣም ነው እምወደው። እንዲሁም ኮምፈርት የሚሰጠኝ ማለት ምቾት የሚሰጠኝ ከሆነ መጀመሪያ እምወደው ነገር እሱ ነው። ስለዚህ በጣም በጣም ቅድሚያ እምሰጠው ነገር ለልብሱ መልክ ሳይሆን ለልብሱ ምቾት እና ከልብሱ ከእኔ ጋር ይሄዳል ወይ የሚለው ነገር ነው የማስቀድመው። እና የተለያዩ ነገሮች አሉ ልብስ ስመርጥ ወይም ልብስ ለመውደድ የሚያደርጉኝ አንደኛው ከለሩ ቀለሙ ነው። ሁለተኛው ደግሞ ሳይዙ ሶስተኛ ደግሞ ከእኔ ጋር ይሄዳል ወይ ነው። ከለሩ ስል ቀለሙ ስል አብዛኛው ጊዜ እኔ እንደ እርሳስ ከለር ምናምን አልወድም እኔ የምወደው እንደ ጥቁር እንደ ነጭ እንደ ቀይ አይነቱ ስለሆነ እንደዛ አይነት ነው እምወደው። ከ ከልኬቱ ስንመጣ ደግሞ በጣም ጠባብም በጣም ሰፊም ያልሆነ ግን በሰፊም በጠባብ መካከል ያለው ስብ ልብስ በጣም ይመቸኛል። እንዲሁም ምቾት ይሰጠኛል። እና ምለብሳቸው ልብስ እንደየሁኔታው እና እንደየአጋጣሚው የተለያየ ሊሆን ይችላሉ። ማለት አሁን ለሰርግና ለሀዘን የሚለበሱ ልብሶች የተለያዩ ናቸው። አሁን ለሰርግ እምለብሰው ነጭ በነጭ በለብሼ ብሄድ በጣም ደስ ይለኛል። ነገር ግን ለሀዘን ከሆነ ጥቁር ነው የምለብሰው ምክንያቱም በሀገራችን ሁኔታ ጥቁር መልበስ ለሀዘን ተደርጎ ስለሚታሰብ እኔ ጥቁር ነው እምለብሰው። ከዛ እንዳልኩህ ነው እኔ በጣም ነው እምወደው ልብስ ለመውደድ አንደኛ የልብሱ ቀለም የልብሱ ሳይዝ እና የልብሱ አይነት ከእኔ ጋር ይሄዳል ወይ የሚለው ነገር በጣም ፎከስም በጣም እማተኩርባቸው ነጥቦች ናቸው። እንዲሁም ልብስ ለመውደድ የሚያደርጉኝ እነሱ ናቸው። እኔም እኮ

አመራር ሚና አለህ? እኔ አመራር ሚና አብዛኛው ጊዜ በብዙም ነገር አልሳተፍም ነገር ግን የአመራር ሚና አለህ ወይ? የሚለው ጥያቄ አዎ እኔ የአመራር ሚና አለኝ። ከ ለምሳሌ እኔ የዩንቨርሲቲ ተማሪ ስሆን ያመራር ሚናየ ደግሞ የ ተማሪ የክላስ የኛ የክፍል ተወካይ ነኝ እንዲሁም ለሆነው ነገር ሚል ካለ እኔ ተጠሪ ነኝ እና እሱ ነው አመራር ምለው እኔ እንዲሁም አመራር ሚና አለህ ወይ? ለሚለው ቀጥታ ጥያቄ ለመመለስ ግን አዎ አመራር ምክንያቱም አመራር ስትሆን የተለያዩ ነገሮች ታገኛለህ እንደ ምሳሌ እንደ መጀመሪያ መረጃ የሚደርስህ ላንተ ነው። ከሌሎቹ በፊት እንዲሁም የተለያዩ ነገሮች ልታገኝ ትችላለህ እእእ ለምሳሌ እንደ ጥቅማ ጥቅሞች እንደ የ እእዕ በቃ የተለያዩ ነገሮች ለማግኘት ትችላለህ እንዲሁም አመራር ሚና ሲባል የተለያዩ የአመራር ሂደቶች አሉ። እኔ ለምሳሌ በእኛ ክፍል ውስጥ ለመመረጥ የቻልኩበት በቀጥታ የሆነ ተሳትፎ ስላለኝ እንዲሁም ከመምህራን ጋር የተለያዩ የሆነ ጥሩ ቀረቤታ እና ጥሩ መግባባት ስላለኝ በዛ ነው የተመረጥኩት እንዲሁም የተለያዩ ነገሮች ስለማረግ እንዲሁም በክፍላቺን ይሁን በተለያዩ የ ትምህርት ቤቱ ውስጥ የተለያዩ ፈጣን የሆኑ ተሳትፎ ስላለኝ ለዛ ነው የተመረጥኩት እና የአመራር ሚናዬ የተለያዩ ነገሮች አሉበት ለምሳሌ እንደ እንደ ተማሪዎችን ያለህበትና የሌሉበትን ነገር ማጣራት እንዲሁም ምን ምን ማድረግ እንዳለባቸው እንዲሁም የተለያዩ ነገሮች የአመራር ሚናዬ ውስጥ ይካተታል።

መንዳት ትችላለህ ወይ? አዎ። መንዳት ለተለያዩ ነገሮች ሊሆን ይችላል ለሳይክል ሊሆን ይችላል ለመኪና ሊሆን ይችላል። ለተለያዩ ነገሮች ሊሆን ይችላል እኔ ግን መንዳት ከምችላቸው ነገሮች አንዱ። መኪና እነዳለሁ እንዱሁም ሳይክል እነዳለሁ። እነዲሁም ደሞ ሞተር ሳይክል ደሞ እነዳለሁ። የተ የመንጃ ፍቃድ የለኝም ነገር ግን እችላለሁ ለማለት ነው። ምክንያቱም ከሶስቶቹ ከሶስቱ ግን አብልጬ ምወደው መንዳት የሳይክል መንዳት ነው። ምክንያቱም በልጅነቴ ጀምሮ በጣም ለሱ በጣም ልጆችና ምኞትና ድሌት ስለነበረኝ እንዲሁም

አይስክሬም ትወዳለህ እኔ አይስክሬም እወዳለሁ ለማለት በጣም ያስቸግራል ምክንያቱም በጣም ጣፋች የሆኑ ነገሮች እንድበላ ስለማልፈልግ እንዲሁም ለጤናዬ ጎጂ ነው ብዬ ስለማስብ አይስክሬን መብላት አልወድም። ግን በልጅነቴ በጣም እወደው ነበር። በጣም እወደው ነበር ነገር ግን እሱ ለማግኘት ብዙ እድል ስላልነበረኝ። አይስክሬም ትወዳለህ የሚለው በልጅነቴ ከሆነ በጣም ነው የምወደው ነገር ግን በአሁኑ ጊዜ አልወድም ከማልወዱ ሰዎች መካከል እኔ ነኝ። አሁንም ወደው እኔ እንደ መረር ያሉና። በጣም እንደ ጣፈጭ ነገሮች ሳይሆን እንደ ምርር ያለ ምግብ ነው ምወድ አየህ። ስለዚህ አይስ ክሬም ከማይወዱ ሰዎች መካከል አንዱ እኔ ነኝ። እንድየውም አይስ ክሬም መብላት እራሱ ጥቅም አለሁ ብዬ ስለማላስብ አይስክሬን መብላት አልወድም። እና አይስክሬምም ለሰዎችም አልመክርም ከአይስክሬም ከመብላት በርገር ምናምን ነው ምመርጠው። ስለዚህ አይስክሬም መብላት እኔ መሆን ማሰብ ሁሉ አልወድም። ስለዚህ አይስክሬም የማልወድበት ምክንያት የተለያዩ ቢሆንም ነገር ግን የምወድ የማልወድበት ምክንያቶች አንደኛ ምክንያቱም ለጤና ጎጂ ነው ብዬ ስለማስብ ምክንያቱም በአይስክሬም በተለያዩ የቸኮሌት እንዲሁም የተለያዩ ጣፋጭ ነገሮች ለሚሰራ ጣፋኝ ነገሮች ደግሞ ለሰውነታችን እንዲሁም ለኛ ለራሳችን የማይመከር ነገር ስለሆነ በዛ ነው የማልወደው። እንዲሁም አይስክሬም የማልወድበት ሁለተኛ ምክንያት ተዘጋጅቶ ስለሚቆይና ፍርሽ ነው ብዬ ስለማላስብ ነው። እንዲሁ ለጥርሳችን መቦርቦር እንዲያውም ለልባችን የተለያዩ ነገሮች ስለሚጎዳን። በተለይ በሀገራችን የሚዘጋጁ አይስክሬሞች ጥራታቸው የጠበቁ አስክሬሞች ናቸው ብዬ ስለማላስብ። አስክሬም አልወድም።

የስራ ምግባር ታከብራለህ? አዎ የስራ ምግባር አከብራለሁ። እንዲሁም የስራ ምግባር በጣም ወሳኝና ግዴታ የሆነ ነው። በስራ ህይወት ምክንያቱም የስራ ምግባር ከሌለበት አንድ ሰራተኛ ወይም አንድ አሰሪ የስራ ሁኔታ እንዲቀላጠፍ እንዲሁም በፈጠነ ሁኔታ ሊጠናቀቅ አይችልም ስለዚህ የስራ ምግባር በጣም ግዴታና በጣም ወሳኝ የሆነ ነገር ነው እኔ የስራጰምግባር ታከብራለህ ወይ የሚለው ነገር የስራ ምግባር ማክበር አለበት ስል ለራሴ ማክበር ያለብኝ በጣም ከማከብሩ ሰዎች መካከል አንዱ እኔ ነኝ የስራ ምግባር በጣም አከብራለሁ ኦኬ ስለዚህ